አመሰግናለሁ በጣም ጥሩ ጥያቄ ነው የመንገድ ስም ታውቃለህ ይላል ጥያቄ? መልሱም የሚሆነው አዎ የመንገዴን ስም አውቃለሁ። ምክንያቱም መንገዴ መጀመሪያ ወዴት እንደምሄድ እንዴት እንደምሄድ አውቃለሁኝ መጀመሪያ ቀድሜ አውቃለሁ ከዛ በኋላ ምናልባት መንገዱን ካላወቅኩ ወይ የሚሄድበትን ቦታ ካላወቅኩ ምንድነው ላደርግ የምችለው? ሌሎች የሚያውቁ ሰዎችን ልጠይቅ እችላለሁ ከዛ በኋላ እነሱ ጋር ነገሩኝ በኋላ መንገዴን ይዤ ልቀጥል እችላለሁ። ከዛ ውጪ ደግሞ እነሱ ደግሞ ካላወቁት አሁንም ሌሎች ሰዎችን ልጠይቅ እችላለሁ። ወይም በተለየ መንገድ በተለየ ሰፈር ያሉ ታዋቂ ያሉ ቦታዎች ታዋቂ አቅጣጫዎችን በማየት ከዛ የምፈልግበትን መንገድ ወይም የምፈልግበት ቦታ እሄዳለሁ። ከዛም ካለፈ ደግሞ በጣም አስቸጋሪ ከሆነ። በኦንላይን ስልኬን በመጠቀም ካርታውን በመጠቀም መንገዱን በማየት ፈለኩበት ቦታ ወይም አሰብኩበት ቦታ በመሄድ የምፈልገውን ነገር አደርጋለሁ። ከዛ በኋላ በዛ መንገድ የተለያዩ ሰፈሮችን የተለያዩ መንገዶችን አውቃለሁኝ እረዳለሁኝ መሄድ እና መንቀሳቀስ እችላለሁ ማለት ነው። በዛ መንገድ ከተረዳሁ ካወቅኩ በኋላ

በዚህ ቅዳሜ እና እሁድ ላደርግ የምችላቸው ነገሮች ብዙ ናቸው ከተወሰኑት ውስጥ ወይም ብዙ ከሆኑት ውስጥ። የተወሰነውን ስለጠየከኝ ለመመለስ ያክል ለመጀመሪያ ጊዜ የተለያዩ ትሬኒንጎችን ወይም የተለያዩ ኮርሶችን እወስዳለሁኝ በኦንላይን። እማራለሁኝ አጠናለሁኝ ከዛ በኋላ የተለያዩ ስራዎችንም አሁንም እሰራለሁ እንዲሁም እንደዚሁም ኤርድሮፖችን እሰራለሁ እንደዚህ በኤርድሮፕ የሚመጡ እንትኖችን። ስራዎችን በማየት ኦንላይን በማጥናት በማየት እነሱን እሰራለሁኝ። በዋነኝነት ግን ቤተክርስቲያን ልሄድ እችላለሁ። ከዛ ደግሞ መጽሐፍ ላነብ እችላለሁ። ከዛ ደግሞ እነዚህን ኮርሶች ኦንላይን ኮርሶች በመውሰድ የራሴን እውቀት የራሴን ሙያ ለማዳበር ከፍ ለማድረግ ወይም የተሻለ ለማድረግ እሰራለሁኝ። በመጣር በዛ መንገድ በመሄድ የተሻለ ውጤት ለማምጣት በየጊዜው በየእለቱ የተሻለ ነገር ለማግኘት ጥራለሁኝ። እደክማለሁኝ። በዚህ ቅዳሜ እና እሁድ ላደርግ ያሰብኳቸው ወይም ልሰራ ያሰብኳቸው ነገሮች እነዚህ ናቸው። ቀጣዩን ደግሞ እዚህ ፕሮግራም ወጥቼ የምናየው ይሆናል

አዎ በሚገባ በሚገባ ቆንጆ ጥያቄ ነው የጠየከኝ አዎ በሚገባ የስራ እድገት እየጠየኩ ነው እየፈለኩ ነው። ስራዬ እንዲያድግ የተሻለ ገቢ እንዳገኝ የተሻለ ኑሮ ለመኖር የተሻለ ገንዘብ ለማግኘት የተሻለ ህይወት ለመኖር ስራዬን እንዲያድግም የተለያዩ ጥረቶችን እያደረኩ ነው። እየለፋሁ ነው እየጣርኩ ነው እየደከምኩ ነው የተለያዩ ሙያዎችን ለመማር የተለያዩ ገንዘቦችን ለማግኘት ለትምህርትም የሚሆነኝ ለሙያ የሚሆነኝ ነገሮችን እያፈላለኩ እገኛለሁ። እና የስራ እድገት እየፈለኩ ነው። እየፈለክ ነው ላልከኝ ጥያቄ አዎ በሚገባ እየፈለኩ ነው። ከፈለኩኝ በኋላም ካገኙ በኋላም ውጤቱን ጥሩ እንደሚሆን አሳውቃለሁ

በሚገባ በሚገባ በሚገባ መተግበሪያዎችን አወርዳለሁኝ። አውርጄም ለተለያዩ አገልግሎት እጠቀምባቸዋለሁ የተለያዩ ስራዎችንም እሰራባቸዋለሁ እና። በዚህ ሰዓት በዚህ ዘመን መተግበሪያዎች በጣም ያስፈልጋሉ ብዙ ነገሮችን እንሰራለን ብዙ ነገሮችን እናከናዉንባቸዋለን። ስለዚህ መተግበሪያዎች እናወርዳለን መተግበሪያዎች ካወረድኩ በኋላ ደግሞ የተለያዩ ስራዎችን የተለያዩ ሁኔታዎችን የተለያዩ በስራም ይሁን በተለያየ ነገር የሚያጋጥሙኝ ነገሮች መፍትሄ ስለሆኑ። በዛው ባወረድኳቸው መተግበሪያዎች ስራዎችን እሰራለሁ ትምህርቶችን እማራለሁ የተለያዩ እውቀቶችን አገኛለሁ እገበያለሁኝ። ከዛ ደግሞ ወደሚቀጥለው ወይም መረዳት ወዳለብኝ መስራት ወዳለብኝ ስራ አልፋለሁ። ስለዚህ የጠየከኝጥያቄ ሳጠቃለለው መልሱን ምንድነው መተግበሪያዎችን ታወርዳለህ ወይ ላልከኝ? አዎ አወርዳለሁ አውርጄም እጠቀምባቸዋለሁ

ቅሬታዎችን የማስተናግድበትን መንገድ በመነጋገር በመወያየት ነው ከሰዎች ጋር አብሮ በመግባባት፣ ሁኔታዎችን ወይም ችግሮችን አብሮ በመፍታት አብሮ በመነጋገር ቅሬታዎችን አሳልፋለሁኝ ወይም ቅሬታዎችን በመልካም ነገር፣ በጥሩ መንገድ እንዲያልፍ ነው የምፈልገው። በመነጋገር እና በፍቅር በሀሳብ በመተሳሰብ እንዲፈቱኑ ነው የምፈልገው ሌላ በጸብ ወይም ጥሩ ባልሆነ መንገድ እንዲፈቱ አልፈልግም። በመነጋገር ጥሩ ደረጃ መድረስ እንደሚቻልና ጥሩ ሀሳብና ጥሩ ውጤት ማምጣት እንደሚቻል ስለማምን ቅሬታዎችን ታስተናግዳለህ ወይ? ቅሬታዎችን እንዴት ታሰተናግዳለህ የልከኝ ጥያቄ ቅሬታዎችን በመነጋገር፣ በመተሳሰብ፣ በሀሳብ በጠረጴዛ ዙሪያ በመነጋገር ተነጋገርን ቅሬታዎችን የምንፈታበትን አጋጣሚ ነው የምንፈጥረው ብዙ ጊዜ በዛ መንገድ ነው የማሳልፈው ቅሬታን መፍጠር መፍቻ መንገዶች ያው ብዙ ስለሆኑ ከነዛ ውስጥ በመጠቀም እኔም ቀሬታዎችን በመነጋገር ችግሮችን በመፍታት ችግሮችን በማወቅ ከሰዎች ጋር የተሻለ ውጤት ማምጣት ያስፈልጋል ማለት ነው

የምገርም ጥያቄ ነው የጠየከኝ የምገርም ነገር አሁን ራሱ ሪከርድ ሳደርግልህት ተቀምጬ ነው ሪከርድ እያደረኩ ያለሁትና በመሬት ሁለ በመሬት መቀመጥ ያውም ተመቻችቼ በመሬት መቀመጥ እችላለሁኝ እንጠቃለን በመሬት መከመት ያው ልምዱ አለኝ አሁን ራሱ ሪከርድ የማደርግልህ አንተ በመሬት ተቀምጬ ነው መሬት ላይ ሆኜ ነው ስለዚህ ለጥያቄው መልሱ ምንድነው የሚሆነው? አዎ ነው።

በጀት ታስተዳድራለህ ይላል ግን እንደዚህ ከፍተኛ የሆነ በጀት የማስተዳድርበት የሀላፊነት ደረጃ ባልደርስም የራሴን በጀት ያው አስተዳድራለሁ። ወደፊት ደግሞ የራሴን ካምፓኒ ሲኖረኝ። የድርጅቶች ጋር ትልልቅ ካምፓኒዎች ጋር ድርጅቶች ጋር በሚኖረኝ ስራ ወይም ሲኖረኝ የራሴ የምለው ድርጅትም ሆነ የራሴ የምለው ትልቅ ተቋም ሲኖረኝ ያንን ሀብት የማስተዳደር በጀቱን የመመዝገብ በጀቱን ደግሞ በአግባቡ የማስተዳደር ጥቅምና እንደዚሁም የተለያዩ ስራዎችን ለመስራት ሁልጊዜም ቢሆን እንደምጥርና ለመስራትም ዝግጁ እንደምሆን ራሴን ከወዲሁ እያዘጋጀሁኝ እገኛለሁ። አሁን ላይ ባለውበት መንገድ የራሴን በጀት ያው ራሴ ያለኝን በጀት ወይም ራሴ በህይወት ያለኝን በጀት አስተዳድራለሁኝ። በስነ ስርዓት እና በአግባቡ ማስተዳደር ባለብኝ መንገድ ወይም አግባብ ከሆነ መንገድ ስርዓቱን ጠብቆ ወይም ህጉን ጠብቆ በሚሄድበት መንገድ እሱን አስተዳድራለሁ። ወደ ፊት ትልልቅ ድርጅቶችን ትልልቅ ቢዝነሶችን እንደማስተዳደር ተስፋ አደርጋለሁኝ። ለዛም ራሴን አዘጋጃለሁኝ አመሰግናለሁ

የመጠጥ ውሃን ከየት ታገኛለህ ላልከኝ የመጠጥ ውሃን ብዙ ጊዜ ያው ውሃ ካለች ውሃ በምትመጣ ሰዓት ከቧንቧ ቀዳለሁኝ። ከቧንቧ ቀድቼ ግን ብዙ ጊዜ ላልጠጣ እችላለሁኝ ምንድነው ማደርገው? የሚሸጡ ውሃዎች አሉ እንደዚህ በየሱቁ በየተለያየ ቦታ ላይ የሚሸቱ የታሸጉ ውሃዎች አሉ እንደዚህ ጃር የሚባል አለ እና እሱን እገዛለሁኝ። አልፎ አልፎ ደግሞ ሃይላንድ ውሃ እገዛለሁኝ ከተለያየ ወሃ እንደዚህ ሱቅ ላይ ምናምን ሄጄ ሃይላንድ ውሃ ገዝቼ። ከዛ ደግሞ እየቀነስኩ ምናምን ወይ ግማሽ በግማሽ ገዛና። እሱን እየቀነስኩ ምናምን እጠጣለሁኝ። ካልሆነ ደግሞ ምንድነው የማረገው በጃር ነው ጃር ብዙ ጊዜ። ብዙ በተደጋጋሚ በተለያየ ሱቅ ስለሚኖር እሱን እገዛለሁ እሱን ከገዛው በኋላ እሱን እጠቀማለሁኝ። ሲያርቅ ደግሞ እንደዚሁ አስመጣለሁኝ እና። በዛ መንገድ ነው የምጠቀመው። ምናልባት የመጠጥ ውሃ ብዙ ጊዜ አሁን። በተለያዩ ቦታ አሁን በዚህ በእኛ አካባቢ ብዙ ችግር አለ እጥሮች አሉ ቢሆንም ግን። እገዛለሁኝ ገዝቼ ብዙ ጊዜ ገዝቼ ነው የምጠቀመው

አምራን ሚና አለክ ላልከኝ ጥያቄ አምራን ሚና የ ብዙ አመት ልምድ ባይኖረኝም። የአንድ የሁለት አመት ተኩል አካባቢ ልምድ አለኝ። አመራር በአመራር ደረጃ አንዳንድ የተማርኳቸው ትምህርቶች አሉ ከዛውጭም ይሁን ከተለያዩ በስራ አጋጣሚዎች ካገኘኋቸው። ከዛ ውጪ ደግሞ ያው ሰው ነው ብዙ ነገር የሚያስተምረው ከሰው ጋር ብዙ ነገር ተምሬያለሁ። ብዙ ነገር አግኝቻለሁ በስራም በተለያየ አጋጣሚዎች። አመራሩን ማወቅ ገለ ስራ ብቻ ሳይሆን ለተለያየ ነገር ይጠቅማል ለቤትም ለኑሮም ለህይወትም በጣም አስፈላጊ ነው። እና የአመራር ሚና አለኝ ወደፊት ግን በአመራርነት ሚና። ለመስራትና እና ራሴን ብቁ ለማድረግ ራሴን አዘጋጃለሁ አንዳንድ ቅድመ ዝግጅቶችንም ትምህርቶችንም እማራለሁ። ከተማርኩ በኋላም ስራውን በአግባቡና በቂ በሆነ እንደዚሁም ብቁ በሆነ መንገድ እንደምሰራው ተስፋ አደርጋለሁኝ። ለዛም ዛሬ ላይ አንዳንድ ጥረቶችን እያደረኩ ነው አንዳንድ ትምህርቶችን ለመማር ራሴን እያዘጋጀሁኝ እገኛለሁ። የጠየከኝ ጥያቄ በጣም አሪፍ ጥያቄ ነው። ምክንያቱም አመራርነት ማለት ሰፊ የሆነ ጽንሰ ሀሳብ ሰፊ የሆነ እንትን ያለው ይዘት ያለው ነገር ስለሆነ። በዚህ መንገድ ነው ያለኝ መልስ።

በመስኮት ጎን መቀመጥ ትወዳለህ ላልከኝ ጥያቄ ጥሩ ጥያቄ ነው? በመስኮት ጎን አው እቀመጣለሁ ጠዋት ላይ ብዙ ጊዜ ጠዋት ላይ መስኮት ከፍቼ ያው በቤት ውስጥ ብዙ ጊዜ ስለማሳልፍ መስኮት ከፍቼ። የፀሐይዋን ብርሃን ወይም ወጋገኗን ወይም ጠዋት ፀሀይ ስትወጣ። ልክ ፀሀይዋ ብርሃኗ ወደ ውስጥ እንዲገባ ወይም ወደ እኔ አለሁበት እንዲደርስ ብዙ ጊዜ መስኮት በመክፈት። እመለከታለሁኝ ማታ ላይ ደግሞ አንዳንድ ጊዜ መስኮት ከፍቼ ያለውን ነገር። ውጪ ላይ ያለውን ነገር አያለውኝ ያው ተፈጥሮ ደስ ስለሚል ደስ ደስ ይላል። ማታ ላይ ደግሞ ሲታይ ጠዋት ላይ ደግሞ ፀሀይ ስትወጣ ምናምን ፀሀይ መሞቅ አለ። በመስኮት ደግሞ አንዳንድ ነገሮችን ማየት ውጩን ማየት በጣም ነው ደስ የሚለው ከምንም በላይ። ከዛ መንገድ አደርጋለሁኝ ይሄ ግን ሁል ጊዜም በየቀኑ በየእለቱ ሳይሆን አልፎ አልፎ እንደዚህ። አልፎ አልፎ በሳምንት ሁለት ቀን ሊሆን ይችላል በሳምንት ሶስት ቀን ሊሆን ይችላል። እንደዚህ አልፎ አልፎ ማድረግ ባለብኝ ሰዓት። አደርጋለሁኝ እና ምንድነው በመስኮት ጎን መቀመጥ እወዳለሁኝ በጣም ነው የምወደው። ይህንንም ደግሞ በተግባር ያደረኩት እገኛለሁ።

የቅጥር ህይወት አንዳንድ ጊዜ ጥሩ ነው አንዳንድ ጊዜ ደግሞ በተቃናኒው ጥሩ ያልሆነ ይዘት አለ የጥሩ ያልሆነ ሁኔታ አለው። ምክንያቱም ከተለያው በፊት ጊዜ ያው ለካምፓኒ ወይም ለድርጅቱ ነው የተሻለ ጥቅም እና የተሻለ ውጤት ሊኖረው የሚችለው እንጂ ለተቀጣሪው ብዙ የሚደራረቡ ብዙ ከባድ የሆኑ ነገሮች ብዙ ውጣ ውረዶች አሉበት እና የቅጥር ህይወት በአንድ በኩል ነው የተለያዩ ስራ ልሞዶችን የተለያዩ እውቀቶችን የተለላዩ የሚሰጠን ብዙ ጥቅሞች አሉ በተቃራኒው ደግሞ የምናጣው ብዙ ነገር አለን ብዙ ነገር ጊዜያችንን ልናጣ እንችላለን። ከሰው ጋ ያለን ሪሌሽንሽፕ በብዙ መንገድ ከቤተሰብ ጋር ልንርቅ እንችላለን። ብዙ ነገር በዙ ጉዳቶች ምናምንም አሉት። ጥቅምም ሁሉ እንዳለው ሁሉ እና ቅጥር አዎ ያስፈልጋል ጥሩ ነው። እንዴት ነው ላልከኝ ግን ያው እንደ ሰው አመለካከት እንደ ሰው ግንዛቤ እንደ ሰው አረዳድ ሊለያይ ይችላል። አንዳንዶች ለቅጥር ያላቸው ጥሩ አመለካከት አላቸው። አንዳንዶች ደግሞ ከቅጥር ውጪ የሚያስቡ ሰዎች ወይም የራሳቸውን ዘራ ለመስራት ወይም በራሳቸው መንገድ ለመሄድ ወይም ራሳቸው ላይ ራሳቸውን ለማዘጋጀት የሚጥሩና የሚታትሩ አሉና እንደ ሰው ይለያል። የቅጥር ሂደት በዚህ መንገድ ነው በትንሹ በኔ የሚገለጸው

በመስታወት ላይ ያው በተደጋጋሚ ባላይም እንደዚህ አልፎ አልፎ አንዳንድ ጊዜ ፀጉሬን ለማስተካከል አንዳንድ ጊዜ ደግሞ እንደዚህ ራሴን ለማየት እንደዚህ ማለት ወደ ስራ ከመሄዴ በፊት አለባበሴን ለማየት። ከረባቱ ደግሞ ካደረኩኝ ከረባቴን ለማየት መስታወት። ብቻም በየቀኑ ባይሆንም አልፎ አልፎ የማይበት አጋጣሚ አለ ይሄን ደግሞ ማደርገው ምንድነው? በቃ አለ አይደል ማየት ያለብኝን ነገር ለማየት እና አላበሴ ምን ጸጉሬም ምን እንደሚመስል እሱን ደግሞ በግልጽ መስታወቱ ስለሚያሳይ መስታወቱን በስነ ስርዓት በዛ መንገድ እጠቀማለሁኝ አያለሁኝ። ከዛ ውጪ ብዙ ጊዜ ብዙ ልምድ የለኝም። እንደዚህ በየቀኑ መስታወት በማየት ብዙ ጊዜም የለኝም። ብዙ ጊዜ ራሴን በተለያዩ ስራዎች ላይ ምናምን ስለማስቆይ ወይም ስለማሳልፍ። ብዙ ጊዜ መስታወት ላይ አላሳልፍም መስታወት ላይ የማሳልፍበት ምናልባት ጠዋት ላይ ከተነሳው ከነቃው በኋላ ያለውን ነገር ለማስተካከል አንዳንድ ነገሮችን ለማስተካከል ያልተስተካከሉ ነገሮችን ለማስተካከል እንጂ። ከዛ ውጪ መስታወትን በየቀኑ በየለቱ የምጠቀምበት አጋጣሚ አይኖረን። ግን መስታወት ለምን ያህል ጊዜ ታያለህ? ካልከኝ መልሱ አልፎ አልፎአያለሁሀውኝ

አዎ በጣም ነው የምወደው ሙዚየም መሄድ ምክንያቱም ሙዚየም ሄጄ የተለያዩ ነገሮችን አያለሁ የተለያዩ ነገሮችን እማራለሁ ታሪኮችን አውቃለሁ ኮርሶችን አውቃለሁ። መማር ያለብኝን ነገር እማራለሁ ማወቅ ያለብኝን ነገር ማወቅ አለው። እና ሙዚየም መሄድ በጣም ነው ደስ የሚለኝ እውነት ለመናገር ማለት። ሙዚየም በሄድኩ ሰዓት ብዙ ነገሮችን አውቃለሁ ብዙ ነገሮችን እማራለሁኝ እና ብዙ የሚያስተምሩ ነገሮች ስላሉ። ሙዚየም መሄድ በጣም ነው ሚያስደስተኝ በጣም ነው ምወደው እና። ሙዝየም እሄዳለሁኝ አልፎ አልፎን በብዙ ጊዜ ባይሆንም አልፎ አልፎ የሚሄደው አጋጣሚ ነበረኝ። ወደፊት ደግሞ ሲመቻችሁ ሁኔታዎችን እንትን ሲሉ ሲመቻቹ። ለመሄድ ሀሳቡ አለኝ ለመሄድ እክለዋለን ብቻ ሙዚየም መሄድ ደስ ይላል። ሙዚየም መሄድ ብዙ ትምህርቶችን ብዙ እውቀቶችን ብዙ ታሪኮችን ብዙ ቅርሶችን እንድናውቅ እንድናውቅና እንድንረዳ ያደርገናል። ከምንም በላይ ሙዝየም ያው ትልቅ ትርጉም ስላለው። በተለያየ ሀገር በተለያየ ቦታ ያው ብዙ ሰዎች ይጎበኛሉ ሙዚየምን እና ያም እንትን ነው የሚሆነው የተለያዩ እውቀቶችን የተለያዩ ግንዛቤዎች ተለያይ ታረኪዎችን ለማወቅና አንዳንድ አስደናቂ ግንኙነቶችን አስደናቂ ነገሮችን ለመረዳት

ምን አይነት ሙዚቃ ትወዳለህ አልከኝ እኔ ብዙ ጊዜ ቆየት ያሉት ዘጠናዎቹ ከዛ በፊት የነበሩት የድሮ የድሮ ሙዚቃዎችን በጣም የድሮ በፊት ሙዚቃዎችን በጣም ነው የምወደው ትዝታ የትዝታ ሙዚቃዎችን እሰማለሁኝ። ይሄ ይሆናል አይደል የድሮ አርቲስቶች የድሮ ድምፃውያኖችን በጣም ነው የማደንቃቸው ጎበዞች ናቸው ጥበብ አላቸው አቅም አላቸው እና ያን አቅማቸውን ተጠቅመው ያለምንም መሳሪያ ያለምንም እገዛ። ያንን ይሄንን ሙዚቃ በመስራታቸው በጣም ነው የማደንቃቸው። በጣም በጣም ነው በቃ የምወዳቸው እና። እኔ የድሮዎቹ ጋር ነኝ የድሮዎቹ የሆኑ የትዝታ ሙዚቃዎችን የፍቅር ሙዚቃዎችን የተለያዩ ሙዚቃዎችን እሰማለሁ ብዙ ጊዜ። ግን ምን አይነት ሙዚቃ ትወዳለህ ያልከኝ? አብዛኛውን ጊዜ ያው የ እንትን ሙዚቃዎችን እንደዚህ ያለ አይደል የትዝታ ሙዚቃዎችን እሰማለሁ የትዝታ ሙዚቃዎችን እሰማለሁ። ሙዚቃዎችን ያው በየቀኑ በየእለቱ ባይሆንም። አልፎ አልፎ ሙዚቃ እሰማለሁ አልፎ አልፎ አዳምጣለሁኝ። አልፎ አልፎ ያው ሙዚቃ አንዳንዴ ጊዜ የሆነ ውስጤን ምናምን ያነቃቃኝን እና እንደዛ የማደርግበት አጋጣሚ አለና የድሮዎቹን ከድሮዎቹ ደግሞ ትዝታ

እና በሚገባ ጠዋት ላይ የፀሀይዋን መውጣት በሚገባ አያለሁኝ እመለከታለሁኝ በሚገባ ለጠየከኝ ጥያቄ መልሱ ምንድነው? የፀሀይ መውጣትን ታያለህ አዎ አያለሁ። እንደውም ፀሀይ እስከምትወጣ በጉጉት ነው። ምጠብቃት ምክንያቱም ፀሀይ ጠዋት ላይ ስትወጣ ደስ ትላለች ከምንም በላይ የሆነ ታነቃቃለች። የሆነ ተፈጥሮ በቃ የፈጣሪ ድንቅ ስራ ምናምን የሆነ አለ አይደል? ደስ የሚል ነገር አለው። እና ደስ የሚል ነገር አለው በቃ አለ አይደል በጣም ነው። እኔ ሁልጊዜም ቢሆን ጠዋት ጠዋት ተዘጋጅቼ ነው የምጠብቃት ፀሀይዋን ምናምን እስከምትወጣ ድረስ። ብዙ ጊዜ እንደዉም እቸኩላለሁ ሁሉ እስከማያት ድረስ ፀሀይዋ ወጥታ ጀርባዬን ወይም የተወሰነ እስከምታሞቀኝ ድረስ። እና የፀሀይ መውጣትን ታያለህ ወይ? ላልከኝ ጥያቄ። መልሱ አዎ አያለሁኝ። የፀሀይ መውጣትን አያለሁኝ በየጊዜው በየእለቱ እንደውም ጠዋት ጠዋት ሁሌም ቢሆን የፀሀይ መጣትን እጠባበቃለሁ። ፀሀይ እስከምትወጣ? ቆያለህኝ አንድ ቦታ ላይ ምናምን እስከም ወይም አንድ ቦታ ከሌለች አንድ ቦታ ጥላ ከሆነ ሌላ ቦታ ሄጄም ሞቃለሁኝ። በቃ አለ አይደል? ደስ ይላል መውጣቷን ሳይ በቃ ደስ ይላል ከወጣች በኋላ ደግሞ ስሞቅ ምናምን በጣም ነው ደስ የሚለው

ጭንቀት ሲሰማኝ ሁለተኛ ምንድነው የማደርገው። ጸሎት አደርጋለሁኝ ከፈጣሪ ጋር ለመገናኘት ወይም ፈጣሪ ጋር ለማውራት ወይም ፈጣሪ ጋር በቃ አለአይደለ እኮ ኮኔክት አደርጋለሁ። ከፈጣሪ ጋር እነጋገራለሁኝ። ከዛ ውጪ ደግሞ በሁለተኛ ደረጃ የማደርገው ነገር። አነቃቂ ነገሮችን እንትን እላለሁኝ ይሄ ለምሳሌ። ስፖርት ላሳስብ እችላለሁኝ የስፖርት ልሰራ እችላለሁኝ። ስፖርት በጣም ስለምንድ ስፖርት እሰራለሁኝ እና አሳስባለሁ ሰውነቴን ምናምን ሪላክስ አደርጋለሁኝ። ከዛ በኋላ ደግሞ ያም ካልሆነ ደግሞ ወክ አደርጋለሁኝ ማለት ረጅም የእግር ጉዞ። ረጅም የጉዞ እጓዛለሁኝ ከራሴ ጋር ምናምን ሆኜ ወይም በኤርፎን ሙዚቃ እያዳመጥኩ ሊሆን ይችላል። ረጅም ጉዳዩ ተጉዤ ከዛ በኋላ ወደ ቤት እመጣለሁኝ። ግን በስፖርት ይጠፋዋል በስፖርት እንደዚህ ካሮጥኩበት ከተንቀሳቀስኩበት ወይም ደግሞ የሆነ ናላል ከፈጣሪጋ በደንብ እንትን ካልኩኝ። ከተገናኘሁ ካወራሁኝ። በቃ አይደል ይቀንሳልም ሊጠፋም የሚችልበት አጋጣሚ አለና ይጠፈልም ሲጀመር ብዙ ሰዓት ሊል ላይቆይ ይችላል

ባዶ እግር መራመድ ታውቃለህ በሚገባ በሚገባ በሚገባ በባዶ እግር እንደውም ህፃን ሆኜ ሳደግ በባዶ እግሬ ሄጄ አውቃለው ጫማ ምናምን ሳይገዛልኝ ሲቀር። ብዙ ነገሮች ስለሚኖሩ በተለያዩ ምክንያቶች እና በባዶ እግሬ ብዙ መንገዶችን ሄጄ አውቃለው ብዙ ሰዓትን ሄጄ አውቃለሁ ና የጠየቅከኝ ጥያቄ መልሱ ምንድነው? በባዶ እግር መራመድ ታውቃለህ ወይ ካልከኝ በሚገባ በደንብ ነው የማውቀው በስነ ስርዓት ነው የማውቀው። ተጉዤም አውቃለሁኝ በዛ መንገድ ተራምጄም አውቃለሁኝ ሄጄን አውቃለውኝ። እና ለኔ ይሄ አዲስ አይደለም ያደኩበትም። ብዙ በብዙ አመታት የኖርኩበት በዛ መንገድ ኖሬ ስለማውቅ ስለማስታውሰው። በባዶ እግር ታውቃለህ ባዶ እግር መራመድ ታውቃለህ? ግን ከባድ ነው። ያው ህመም አለው እውነት ለመናገር በጣም ህመም ነው ያለው በጣም ነው የሚያምነው። ግን ደግሞ ይለመዳል የማይለመድ ነገር የለም ይለመዳል። እና አሁን ላይ ሳይሆን የዛሬ ከሃያ አመት በኋላ ከአስር አመት ምናምን በፊት። እንደዛ አይነት አጋጣሚዎች ነበሩ እና አውቃለሁ። በሚገባ